የጠዋት ቁርስ ለኔ የእለቱ ትልቁና ወሳኙ ምግብ ነው አብዛኛውን ጊዜ ጠዋቴን የምጀምረው በባህላዊ ምግቦች ነው በተለይ ፍርፍር ወይም ጭኮ በጣም ነው የምወደው። ከምግቡ ጋር ደግሞ ትኩስ ሻይ ወይም ቡና መጠጣት የተለመደ ልማዴ ነው። አንዳንድ ጊዜ ደግሞ ቀለል ለማድረግ ያክል እንቁላል እመገባለሁ። ጥሩ ቁርስ መብላት ቀኑን ሙሉ ንቁ ሆኜ እንድውል ትልቅ ጉልበት ይሰጠኛል።